ሩቡ የስራ ከሰባቱ ቀናት አንደኛው ሲሆን የስራ የሶስተኛው ቀን ምን ይባላል? ሮቡ ይባላል።

ድረ ገጽ ማለት ሁሉም አለም የሚገናኝበት የኢንተርኔት ኮኔክሽን። በተለያዩ ድረ ገጾች ዌብሳይቶች በግለሰብም ሆነ እንደ ግሩፕ እንደ ተቋም ሰወች የሚገናኙበት ሶፍትዌር። ድረ ገጽ ይባላል።

ፍራፍሬ የምንለው እጽዋቶች ተተክለው አድገው የሚሰጡት ፍሬ የተለያየ ፍሬ አንድ ላይ ፍራፍሬ ይባላል። ለምሳሌ ሙዝ፣ ማንጎ፣ አቡካዶ የመሳሰሉት ፍራፍሬ እንላለን።

ቲማቲም ከአታክልት ዘሮች አንዱ ሲሆን ለምግብነት ያገለግላል። ቲማቲም ከአታክልት ዘር ሲሆን የተለያዩ ቫይታሚኖችን የያዘ የአታክልት ዘር ነው።

ስምምነት ማለት መግባባት ሲሆን በሁለት ሰዎች ወይም በሁለት ግሩፖች ወይም በሁለት ሀገራት በስምምነት የሚያደርጉት የሚፈጽሙት ውል ስምምነት ይባላል። የተለያዩ የስራ ሊሆን ይችላል። የሀገር አጀንዳ ሊሆን ይችላል። የሚፈጽሙት መግባባት ስምምነት ይባላል።